ቀልድ መናገር ትወዳለህ ወይ ለሚለው ጥያቄ? አዎ በእርግጥ እወዳለሁ። በጣም የማበዛ አይነት ሰውም አይደለሁም ግን በመጠኑ እቀልዳለሁ። ጓደኞቼም በጣም ቀልድ እኛ ናቸው እኔም ሳላበዛ እቀልዳለሁ ማለት ነው። ስለዚህ የምቀልዳቸው ቀልዶችም በጣም ጉዳት የሌላቸው ስለሆኑ ችግር የለውም። አውቀልህ ዳር

የቴክኖሎጂ የቴክኖሎጂ ችግር ሲያጋጥመኝ ያው እንግዲህ የቴክኖሎጂ ችግር የሚፈታው በራሱ በቴክኖሎጂ መንገድ ስለሆነ ቴክኖሎጂን ራሱን በመጠቀም ችግሮቼን ለመፍታት እሞክራለሁ ማለት ነው። ያ የማይሆን ከሆነ ቴክኖሎጂካል ችግሮች በሌላ መንገድ አይፈቱም ስለዚህ በራሱ በቴክኖሎጂ መንገድ ለመፍታት እሞክራለሁ

በተፈጥሮ ውስጥ መራመድ ትወዳለህ ወይ? ለሚለው ጥያቄ አዎ እወዳለሁ በተፈጥሮ ውስጥ መራመድ ሲባል ለምሳሌ በደን ውስጥ መራመድ ደግሞ የቤትና የዱር እሰዎች ማዕከል ውስጥ መራመድ ሊሆን ይችላል ማለት ነው። ስለዚህ አዎ እወዳለሁ። ይሄንንም ደግሞ ራሴን በማይጎዳ ተፈጥሮንም በማይጎዳ መልኩ አደርጋለሁ

እህል መፍጨት ታውቃለህ ወይ? ለሚለው ጥያቄ አዎ እህል መፍጨት አውቃለሁ እህል መፍጨት ማለት ማድቀቅ ማለት ሲሆን ይሄም ደግሞ በቆሎ ገብስ የተለያዩ ነገሮች ይፈጫሉ ማለት ነው። የሚፈጩበትን ምክንያት ለምግብነት ለማዋል ሲሆን በተለያየ ምክንያት ይሄኛውን መጠቀም እንችላለን ማለት ነው። ስለዚህ አዎ እህል መፍጠት አውቃለሁ።

ልብስ ምን ያህል ጊዜ ታጥባለህ? በሳምንት ከሶስት እስከ አራት ጊዜ አንዳንድ ጊዜ ደግሞ በሳምንት አንድ ጊዜ አጥባለሁ ማለት ነው። እና ፕሮግራም በሚደራረብበት ጊዜ በጣም ብዙ ፕሮግራሞች በሚኖሩኝ ጊዜ በጣም ብዙ ጊዜ ለማጠብ እገደዳለሁ። አንዳንድ ጊዜ ደግሞ ብዙ ፕሮግራም ሳይኖረኝ ሲቀር እስከ ሁለት እና ሶስት ሳምንት ላላጥብ እችላለሁ ማለት ነው